በአደባባይ መናገር ብዙም አይደለሁም ምክንያቱም በአደባባይ ለመናገር የፍርሃት ስሜት ስላለብኝ ሀሳቦችን በደንብ አደራጅቶ ለመናገር ችግሮች ስላሉብኝ እነዛን ለመቅረፍ ደግሞ በደንብ የራሴን አስተዋጽኦ እያደረኩ እገኛለሁ። ፍርሃትን ለማስወገድ በተለያዩ አጋጣሚዎች ሀሳቦችን ለመናገር እሞክራለሁ። ሀሳቦችን በመናገር እና የራሴን ስሜት በመግለጽ አደባባይ ላይ ያለኝን የመፍራት ችግር ለመቅረፍ የራሴን ጥረት እያደረኩ እገኛለሁ። ስለዚህ ወደፊት በአደባባይ በደንብ ለመናገር የራሴን ቁርጠኛ የሆነ አቋም የያዝኩ መሆኔን ለመግለጽ እወዳለሁ።

በመንገድ ላይ ምግብ የመግዛት ልምድ አለ የአብዛኛውን ጊዜ በመንገድ ላይ የምሽጡ እንደ ሳምቡሳ ችብስ ቦምቦሊኖ ሙዝ ቲማቲም አቮካዶ የመሳሰሉትን አትክልቶችን እና ፍራፍሬዎችን የመግዛት ልምድ አለኝ። ስለሆነም በአደባባይ የሚገኙና በቀላሉ ሊበሰሉ የሚችሉ ምግቦችን በመግዛት መመገብ ልምዱ አለኝ። ስለዚህ በመንገድ ላይ ምግብ በአብዛኛው ጊዜ እገዛለሁ አብዛኛውን ጊዜ ወደ ከሰአት ከአስር ሰዓት በኋላ በመንገድ ወክ ለማድረግ እንደ ችብስ አይነቶችን እየገዙ ወክ ለማድረግ ምቹና ለራስን ማዝናናት ስለሚጠቅም በብዙ ጊዜ። ሙዝ ሳምኩሳ ሚመሳሰሎትን በመብላት መንገድ ላይ ስለሚሸጡና በቀላሉ ስለሚገኙ ከዋጋቸው አንፃርም ቅናሽ ስለሆኑ እነዚህን እጠቀማለሁ

የሙዚቃ መሳሪያ መጫወት እችላለሁ በተለይ የባህላዊ የሙዚቃ መሳሪያዎች የሚባሉትን እነዋሽንት ክራር ከበሮ የመሳሰሉትን እና በአካባቢያችን የሚገኙ ባህላዊ የሙዚቃ መሳሪያዎችን በመጫወት ጊዜዬን አሳልፋለሁ። እነዚህ የሙዚቃ መሳሪያዎች ለመልመድ ቀላልና ምቹ ስለሆኑ በቀላሉም በአካባቢያችን ስለሚገኙ የዋሽንት ክራርና ከበሩ የመሳሰሉ የባህላዊ የሙዚቃ መሳሪያዎችን ለመጫወት። የተለያዩ ባህላዊ ሰርጎችን በባህላዊ በዓላትን እና ክብረ በዓሎችን በማክበር ጊዜን አሳልፋለሁ። ስለዚህ ባህላዊ የሙዚቃ መሳሪያ የሚባሉትን መጫወት እችላለሁ ማለት ነው።

የስራ ቦታዬ ከቤቴ ከሁለት እስከ ሶስት ኪሎ ሜትር ያለ ርቀት የሚገኝ ሲሆን አብዛኛውን ጊዜ ወደ ስራ ቦታዬ ለመሄድ በምጠቀመው በእግሬ ነው። ስለዚህ ከቤቴ ብዙም ስለማይርቅ በቀላሉ ስራ ቦታዬ በሰአትና በተገቢው ጊዜ በመድረስ የተለያዩ ስራዎችን አከናውናለሁ። ስለዚህ ስራዬ የስራ ቦታዬ ከቤቴ ብዙም አይርቅም።

የስራ ጊዜ ገደብ በደንብ አስተካክላለሁ ምክንያቱም ስራዎችን የምሰራው በእቅዴ መሰረት ስለሆነ በእቅዴም ላይ የእረፍት ሰዓት የምሳ ሰዓት የሻይ ቡና ሰዓት እምልባቸውን ጊዜዎች ከፋፍዬ በማስቀመጥ በጊዜ ገደብና በተቀመጠልኝ እቅድ መሰረት ስራዎችን እሰራለሁ። ስለሆነም የስራ ጊዜዬን በደንብ ገደብ ሰጥቼና አስተካክዬ እሰራለሁ በዚህም የተነሳ ውጤታማ የሆኑ ስራዎችን ለመስራት አግዞኛል። ስለሆነም የስራ ጊዜን መገደብና አስተካክሎ መስራት በጣም አሪፍና ውጤታማ የሆነ ስራን ለመስራት አስፈላጊ ነው።

በአብዛኛው ጊዜ ቀትር ላይ የምመገበው ምግብ ለጨጓራዬ ቀላልና ብዙም እንዳይጫነኝና ድካም እንዳይሰማኝ ቀለል ያሉ ምግቦችን እንደ በየአይነት ሸሮ ወጥ የመሳሰሉትን ምግቦች መገባ አዘውተሬ እመገባለሁ። ስለሆነም እነዚህ ምግቦች ቀላል እና ለጨጓራ ለመፍጨት ብዙም ስለማያስቸግሩ ፈጣንና ውጤታማ የሆነ የቀጣይ ከሰአት በኋላ ያለን ስራ ለመስራት ስለሚያግዙ እነዚህን ምግቦች እመገባለሁ።

መዘምር በጣም እወዳለሁ በርካታ መንፈሳዊ የሆኑ መዝሙሮችን በመዘምርና በቤተክርስቲያን በማገልገል አብዛኛውን የልጅነቴን ጊዜ አሳልፌያለሁ። ስለሆነም መዝሙር በጣም የምወደውና አዘውትሬም የምዘምረው ነገር ነው። ስለሆነም መዝሙር የህይወት ምግብ። የነፍስ ስንቅ ስለሆነ መዝሙርም መዘምር በጣም አስፈላጊ ነው። መዘምር ፈጣሪን ማመስገን ወደ ነፍሳችንን ለነገ ቦታ ማስያዝ ለነገ ህይወታችን ተስፋ መስጠት ሲደብረን መጽናኛ መነቃቂያ የሚሆነን ነው። ስለዚህ መዘመር በጣም አስፈላጊ መሆኑን እገነዘባለሁ

በመስመር ላይ በርካታ ትምህርት አይነቶችን ተምሬያለሁ። ከእነዚህም መካከል እነዚህ አርቴፊሻል ኢንተለጀንስ ዳታ ፋንዳሜንታል ኮዲንግ አንድሮይድ ዴቨሎፕመንት እና የመሳሰሉትን የትምህርት አይነቶችን በመስመር ላይ ተምሬ አጠናቅቄያለሁ። በእነዚህም ውጤታማና ጥሩ የሆነ ውጤት በማስመዝገብ ለህይወቴም ቀላልና ብዙ ነገሮችን ከዘመኑ ጋር አዋህጄ እንድሰራ አስችለውኛል። ስለዚህ በመስመር ላይ መማር በጣም አስፈላጊ እና ለሌሎችም የምመክረው ነገር ነው። በመስመር ላይ መማር ውጤትን በደንብ ከማስተካከል በዘለለ ለቀጣይ ህይወታችን ዘመኑን የዋጀ ህይወት እንዲኖረን ያደርጋል።

ወደ ስራዬ ዘወትር በጠዋት በመነሳት ፊቴን ከታጠብኩ በኋላ ቁርሴን በልቼ በእግሬ ወክ እያደረኩ ወደ ስራ ቦታዬ በቀላሉ መድረስ እና ስራዎችን መከናወን እችላለሁ ስለሆነም። ወደ ስራዬ የምሄደው ብዙን ጊዜ በእግሬ በመጓዝ ሲሆን በቀላሉ ቅርበትም ስላለው። በቃ በእግሬ በመጓዝ ስራ ቦታዬ ላይ በመገኘት ስራዎችን እሰራለሁ።

ቅመማ ቅመም የበዛበት ምግብ ብዙም አልወድም ምክንያቱም ቅመም ሲበዛ አላስፈላጊ የሆነ ጣዕም ለምግቡ ስለሚሰጠው ምቾት አይሰጠኝም። ከዛም በዘለለ ደግሞ ለምግቡም ለጨጓራችንም ቅመም በመዘበት ጊዜ በጣም አስቸጋሪ ሊሆን ስለሚችል ቅመም በተመጣጠነ መልኩና አግባብነት ባለው የትኛው ቅመም የት ላይ መግባት እንዳለበት በተጠናና ስርዓት ባለው መልኩ ቅመማ ቅመም ላይ ምግብ ላይ ሲጨመሩ ውጤታማ ስለሚሆኑ ብዙም ሳይበዛ ብዙም ሳያነስ መካከለኛ የሆነ የምግብ ምጥጥን ሲኖር ደስ ይለኛል፤ ስለሆነም ቅመማ ቅመም መብዛት ለምግቡ የተለየ ነገር ሊሰጠው ስለሚችል ምግብ ቅመማ ቅመም ብዙም ሳይበዛ ብዙም ሳያነስ በተመጣጠነና አግባብነት ባለው በስርዓት በተደራጀ መልኩና በተጠና መልኩ በአግባቡ መጨመር ያለበት ቦታ ላይ መጨመር መጨመር የለበት ቦታ ላይ ደግሞ መቀነስ ያለበት ቅመም ተቀንሶ የትኛው ምግብ የትኛው የትኛው ቅመም የትኛው ምግብ ላይ መግባት እንዳለበት ተለይቶ በአግባቡ ከተቀመመ ውጤታማ ስለሚሆን ቅመማ ቅመም መብዛቱ ብዙም ትርጉም አይሰጠውም ስለሆነም ብዙም ሳይበዛም ሳያንስም ቅመም በተገቢ ቦታ እና አስፈላጊ በሆነው ቦታ ላይ እንዲደረግ እመክራለሁ።

ስራዎችን በምሰራበት ጊዜ የትኛው ቅድሚያ መሰራት እንዳለበት የትኛው ደግሞ ቀጥሎ የትኛው በመጨረሻ መሰራት እንዳለበት በቅደም ተከተልና በእቅድ በማስቀመጥ ውጤታማ የሆነ ስራ ለመስራት ስለሚያግዘኝ ስራዎችን በእቅድና በቅደም ተከተል መሰረት አስቀምጬ እሰራለሁ ስለሆነም ስራዎችን በቅደም ተከተል የማስቀመጥ ልምድ አለኝ ስራ ወደ ስራ ከመግባቴ በፊት ስራዎችን በወረቀት ላይ። የትኛው ቀድሞ መሰራትና የትኛው ማለቅ እንዳለበት በማስቀጠል የትኛው በሁለተኛ ደረጃ ላይ መሰራት እንዳለበት በቀጣይ ደግሞ በሶስተኛ የትኛው ቀጥሎ መሰራት እንዳለበት በተጠናና በእቅድ መሰረት አወጣና ከዛ ወደ ስራ እገባለሁ። በዚያም መሰረት በያዝኩት ቅደም ተከተል መሰረት ስራዎችን በማስኬድ ውጤታማ የሆነ ስራ ያሰራል ምክንያቱም ስራዎች በሚሰሩበት ጊዜ ቅድም ተከተል ከሌላቸው ዝብርቅርቅ ያለ ስለሚሆን ውጤታማ የሆነ ስራ ለመስራት አስቸጋሪ ነው። ስለዚህ ስራዎችን በቅደም ተከተል ዘወትር አስቀምጬ የምሰራውና ቅድሚያ የምሰጠው ጉዳይ እንዲሁም ሌሎችን በዚህ መልኩ ቢሰሩ ለስራቸው ውጤትና ማማር ከፍተኛ አስተዋጽኦ ስለሚኖረው ስራቸውን በቅደም ተከተል ማስቀመጥ የግድና የግድ መሆኑን ለመግ ለማስገንዘብ እወዳለሁ። ስለዚህ ስራዎችን መቅደም ተከተል ማስቀመጥ ምንም አይነት ምርጫ የሌለውና ግዴታ ውጤት ለማምጣት እስከምንሰራ ድረስ ስራዎችን በቅደም ተከተል ላስቀምጠን ውጤት ለማምጣት ወደፊት መስራት እንዳለብን እና በውጤታችን መሰረት ከፍተኛ የሆነ ደስታና ስኬትን ለማስመዝገብ ስለሚያግዝን ስራዎችን በቅደም ተከትለው አስቀምጦ መስራት አስፈላጊ ነው

እጅ መጨባበጥ በጣም እወዳለሁ ምክንያቱም በእጅ በተጨባበጥህ ጊዜ የበለጠ መዋደድን ፍቅርን መቃራረብን መተሳሰብን ስለሚያሳየኝ። በእጅ በመጨባበጥ ፍቅርን መግለጽ ስለሚቻል በእጅ መጨባበት በጣም እወዳለሁ። ነገር ግን በእጅ መጠባበቅ በመጨባበት የሚመጡ የተለያዩ በንክኪ የሚተላለፉ በሽታዎች ሊኖሩ ስለሚችል። የተለያዩ የምግብ አይነቶችን ከመብላታችንም በፊት ሆነ እጃቸው ወደ አፋችን ከማለታችን በፊት መታጠብ በሳሙና ሙሉጭ አድርገን ከጣጥን በኋላ ሌሎች ስራዎችን መስራት አስፈላጊ መሆኑን እገነዘባለሁ። ስለሆነም እጅ በመጨባበጥ ሰላምን ፍቅርን አንድነትን መተሳሰብን ማምጣት ስለሚቻል በጣም አድርጌ እወዳለሁ

አዲስ አመትን በአብዛኛው ጊዜ የማከብረው ከቤተሰብ ጋር በመሰባሰብ ቤተሰብ በመጠያየቅ መልካም አዲስ አመት ምኞት በመለዋወጥ እንኳን አደረሳችሁ በመበባል የተለያዩ የበአል ዝግጅቶችን በማዘጋጀት በዓል በዓል የሚሸቱ ዘፈኖችን በማዳመጥ የተለያዩ እቅዶችን በማቀድ ለቀጣይ አመት መሰራትና ውጤት ማምጣት ያለብኝን ስራዎች በማቀድ አሳልፋለሁ። ስለዚህ አዲስ አመትን ሳከብር በጣም ደስ እያለኝ የአዲስ ተስፋ አዲስ እምነት አዲስ አስተሳሰብ በመያዝ እና ከዛ በፊት ያላሳካኋቸውን በቀጣይ አዲስ አመት ለማሳካት እቅዶችን በማዘጋጀት አሳልፋለሁ። እንደ እንዲሁም ከቤተሰብ ጋር በምትጠይቅ ስጦታዎችን በመለዋወጥና በጋራ በመሰባሰብ በበላት በመጠጣት የተጎዱትን በመጠየቅ ጠያቂ የሌላቸውን በመጠየቅ የታሰሩትን በመጠየቅ እና በጋራ ደስ የሚል ባህል ሌሎችም ደስ ብሏችሁ እንዲያሳልፉ በማድረግ ስራዎችን እየሰራን ጓደኞቻችን ጋር በመሰባሰብ ቤተሰብን በመጠየቅ እናሳልፋለን።

ቡና ከቡናና ሻዬ በብዛት እኔ የምመርጠው ቡናን ነው ምክንያቱም ቡና በምትጠቀምበት ጊዜ የበለጠ ዘና ያደርገኛል፣ ፈታ ያደርገኛል፣ ራሴን ለቀቅ የማለት ስሜት እና ስራዎችን በአዲስ መንፈስ እንድሰራ ያነቃቃኛል ስለዚህ ከቡና ከሻይ ቡናን እመርጣለሁ ማለት ነው። ቡና ማህበራዊ ህይወትን ያጎለብታል፣ መስተ መስተጋብርን ያዳብራል፣ የጋራ መኖርን ያዳብራል፣ ጎረቤት ከጎረቤት ጋር ያገናኛል፣ ማህበራዊ ህይወት እንዲዳብርና አስተዋጽኦ ያደርጋል ስለዚህ የኔ ምርጫ ቡና ነው ማለት ነው።

ዘውትር ጠዋት ጠዋት አዘውትሬ የምመገበው ለጨጓራዬ ቀለል ያሉ ምግቦችን እንደ ፍርፍር ዳቦ በሻዬ እንቁላል ፍርፍሬ የመሳሰሉትን ምግቦች በመመገብ ወደ ስራ ቦታዬ እሄዳለሁ። ስለዚህ ጠዋት ጠዋት ዘውትር የምመገባቸው ቀላል እና ቀጣይ ውሎዬን ነቃ ብዬ በጥሩ ሁኔታ እንዳሳልፍ ሊያግዘኝ የሚችሉ የምግብ አይነቶችን አዘውትሬ በመመገብ ወደ ስራ ቦታ ይሄዳሉ። ስለዚህ ከዛ ጥሪ የምመግባቸው ምግቦች ቀለል ያሉና በቀላሉ ሊፈጩ የሚችሉ ድካም ሊፈጥሩብኝ የማይችሉና ነቃ ብዬ ስራዎችን በተቀላጠፈ ሁኔታ እንድሰራ የሚያስችሉኝን የምግብ አይነቶች የቅድሚያ ምርጫዬ ናቸው ማለት ነው።

በርካታ የምግብ አይነቶችን ማብሰል እችላለሁ። ምክንያቱም ብዙውን ጊዜ ጊዜን ያሳለፉት በማብሰል ስለሆነ፣ ምግብ የማብሰልም ፍቅሩ ስላለኝ፣ ምግብን በማብሰል ስም ስለሚያስደስተኝ ምግብ ማብሰል ስለሚያዝናናኝ ምግብ ማብሰል እችላለሁ። ከማበሰላቸው የምግብ አይነቶችም ከወጥ፣ ከተለያዩ የወጥ አይነቶችን እነ ሽሮ ወጥ፣ ስጋ ወጥ፣ ድንች ወጥ ምስር፣ ዶሮዎ ውጥ የመሳሰሉትን የወጥ አይነቶችን መስራት እችላለሁ። ከእነዚህም በተጨማሪ ፍርፍር፣ ፓስታ እና የመሳሰሉ የተለያዩ አይነቶች የምግብ አይነቶችን በማብሰልና በመስራት ግዜይን አሳልፋለሁ፣ ስለዚህ ማብሰል በጣም የምወደውና የሚያዝናናኝ ነገር ስለሆነ ማብሰል እችላለሁ።

የአካል ብቃት እንቅስቃሴ አዘውትሬ እሰራለሁ ቢያንስ በሳምንት ሶስት ጊዜ የአካል ብቃት እንቅስቃሴ ጠዋት ጠዋት እሰራለሁ። የተለያዩ ሩጫዎችን የገመድ ዝላይ ሶምሶማ የተለያዩ የአካል ብቃት እንቅስቃሴዎችን ፍሌክስ ጤንነት የሚያገለግሉና የትንፋሽ ስርዓትን ሊያስተካክሉ የሚችሉ የእንቅስቃሴ አይነቶችን በመስራት ጊዜን አሳልፋለሁ። ስለዚህ የአካል ብቃት እንቅስቃሴ ለጤንነት ለማህበራዊ ህይወት እና ለተለያዩ ህይወቶች ጥሩና ህይወታችን የተስተካከለ ጤንነታችን የተስተካከለ አቋማችን የተስተካከለ ስነ ምግባራችን የተስተካከለ እንዲሆን ስፖርት አስፈላጊ ስለሆነ ስፖርት አዘውትሬ በመስራት ጊዜን አሳልፋለሁ። ስለዚህ ስፖርት መስራት በጣም ጠቃሚ ስለሆነ ስፖርታችን መስራት አዘውትረን መስራት ያስፈልጋል።

ከስራ ባልደረቦቼ ጋር ያለ የግንኙነት መልካም ነው። ምክንያቱም ስራ ግንኙነታችን በርካታ ስራዎችን በጋራ በመነጋገር በመግባባት ውጤት ለማምጣት መግባባት አስፈላጊ ስለሆነ ከጓደኞቼ ወይም ከስራ ባልደረቦቼ ጋር ያለ ከባልደረብነት ባለፈ ቤተሰባዊነት መስተሳሰብ የቤተሰባዊነት ፍቅር ያለበት ከጓደኝነትም አልፎ። ቤተሰብ የመጠያየቅ ከስራ በልደራበነትም አልፎ በጋራ የተለያዩ ማህበራዊ ህይወቶችን መኖር ነው የምናሳልፈው። ስለዚህ ከስራ ባልደረቦቼ ጋር ያለኝ የግንኙነት በጣም አሪፍ እና በቀጣይም ሊቀጥል የሚችል መሆኑን ለመግለጽ እወዳለሁ። በአብዛኛው ጊዜ ከስራ በልደረቦቼ ጋር ስራዎችን የምንሰራው በጋራ ነው ተነጋግረን ተወያይተን የሚያስቸግሩ ነገሮችን በጋራ መፍትሄ በመፈለግና መፍትሄ በማምጣት። የጋራ ውጤት ለማስመዝገብ በጋራ ርብርብ ስለምናደርግ ያለን ግንኙነት እና መስተጋብር በጣም ጥሩና ወደፊትም አሻሽለን እነዚህ የብለጥ የበለጠ አሻሽለን ልናስቀጥለው የምንችለው የምንችለው ጉዳይ መሆኑን ለመግለጽ እወዳለሁ

መንዳት እችላለሁ መንዳት የምትችላቸው የተሽከርካሪ አይነቶችም ሞተር፣ ሳይክል፣ ባጃጅ እና ብስክሌት ናቸው። እነዚህና ቀላል የትራንስፖርት መጓጓዣ ዘዴዎችን የመንዳት አቅሙም ችሎታውም ፍቃዱም አለኝ ነገር ግን ሌሎች ከፍ ያሉና ከላይ ከጠቀስኳቸው ልጅ ውጭ የሆኑ ተሽከርካሪዎችን ነድቼ አላውቅም ስለዚህ መንዳት የምችላቸው አሉ መንዳት የማልችላቸውም አሉ ማለት እችላለሁ።

ኮምፒውተር መጠቀም እችላለሁ መሰረታዊ የኮምፒውተር እውቀቶች አሉኝ። የመጽሐፍ የኮፒ የማድረግ አንዳንድ ሶፍትዌሮች ላይ ዲዛይን የሚደረግባቸው ሶፍትዌሮችን አውቶካድ ጼታ ብሳፕ የመሳሰሉ። እንዲሁም ማይክሮሶፍት ኦፊስ አክሰስ በማድረግ ኤክሴል ወርዶችን በመጽሐፍ እና ሌሎች ዶክመንቴሽን ስራዎችን ለመስራት። እጽፋለሁ ስለዚህ ኮምፒውተርን በመጽሐፍም አልፎ የተለያዩ ቴክኖሎጂዎችን ለመጠቀም እጠቀምበታለሁ።

ቤቴን የማስወብባቸው በርካታ ጌጣጌጦች አሉ። ከእነዚህም መካከል ዲኮር በማድረግ የተለያዩ ዲዛይኖችን፣ ስዕሎችን፣ በቅድግዳ ላይ በመለጠፍ ቀለም በመቀባት፣ ወንበሮችን፣ ሶፋዎችን ቦታ በመቀያየር፤ በማስተካከል ጽዳታቸውን በመጠበቅና የመሳሰሉ የውስጣዊ ውበቶችን ሊጨምሩ የሚችሉ ነገሮችን በማድረግ። የቲቪ ቦታ ወይም አቅጣጫውን በመቀያየ፤ እንዲሁም ደግሞ ለይታጥሩ ቦታ እንዲሆን በማድረግ። ቤቴን አስበዋለሁ ከዚህም በተጨማሪ ቤትን ለማስዋቤ የሚ የሚያገለግለው የተለያዩ ነገሮችን በመግዛት ቤት እንዲህ የማስወግዘብ ስራዎችን እሰራለሁ። እንዲውም ቦታ ቀለም በመቀባት በማስጌጥ የመሳሰሉትን ስራዎች መስራት ቤቴን አስውባለሁ።

በርካታ ምሳሌያዊ ምሳሌ ምሳሌዎችን አውቃለሁ። ከማውቃቸው ምሳሌዎች መካከል አንደኛው ጠጅ በብርሌ ነገር በምሳሌ ይባላል። ይህ ማለት ጠጅን በብርሌ እንደምትጠጣው ሁሉ ነገሮች በቀላሉ እንዲገቡንና እንድንረዳቸው ቀለል ባለ ምሳሌ አነጋገሮችን በመጨመር መናገር እንደሚቻል። ለማስገንዘብ

በመታጠቢያ ቤቴ ውስጥ ብዙውን ጊዜ እየዘመንኩ ገላዬን እታጠባለሁ ምክንያቱም በምታጠብበት ጊዜ የተለያዩ መዝሙሮች ይመጡልኛል እነዛን መዝሙሮች በመዘመርና የገላየን በመታጠብ በ ደስታን አገኛለሁ ስለዚህ መዝሙር እየዘምርኩ ገለየን እታጠባለሁ ማለት ነው

ብዙም ጊዜ ወደ ገበያ የምሄድበት ቀን በሳምንት ቅዳሜ ቅዳሜ እሄዳለሁ ምክንያቱም በሳምንት ቅዳሜ ቅዳሜ የእረፍት ቀኔ ስለሆነ በአብዛኛውን ጊዜ የማሳልፈው ገበያ በመሄድ የተለያዩ የቤት ቁሳቁሶችን እና ለምግብ የሚሆኑ ሸቀጣ ሸቀጦችን እንዲሁም አትክልቶችን በመግዛት አሳልፋለሁ። ስለዚህ ብዙውን ጊዜ እኔ ወደ ገበያ የምሄደው ዘውትር ቅዳሜ በሳምንት አንድ ጊዜ ገበያ በመሄድ አስፈላጊ የሆኑ የቤት ግብአቶችን በመግዛት ለቤት አገልግሎት እንዲውሉ አደርጋለሁ።

አዎ ባህላዊ ልብስ እለብሳለሁ ብዙ ጊዜ የኛ የኢትዮጵያ የሀገራችን ባህላዊ ልብሶች የተለያዩ ሲሆን እነሱም የጎንደር ባህላዊ ልብስ የጎጃም ባህላዊ ልብስ ደቡብ አካባቢ የሚገኝ የተለያዩ ብሄር ብሄረሰቦች ማለትም የወላይታ የሶዶ እንዲሁም የመሳሰሉት ብሄር ብሄረሰቦች የኦሮሚያ ባህላዊ አለባበስ። አለ ከነዚያም መካከል እኔ በአካባቢዬ ያለውን የጎጃምን የባህላዊ አለባበስ በጣም ስለምወደው እሱን አዘውትሬ እለብሳለሁ። ስለዚህ ባህላዊ አለባበስ ለአል ምቹ ቀላልና ለሰውነት ጋር የሚስማማ ስለሆነ አብዝቼ ባህላዊ ልብስን በመልበስ ጊዜን አሳልፋለሁ። ባህላዊ ልብስ በተለያየ ቀለማት ሲኖረው አብዛኛውን ጊዜ ግን ለበዓላት ለክብረ በዓላት እና ለተለያዩ ዝግጅቶች የሚሆን በነጭ የተሰራ ባህላዊ ልብስ ይለበሳል። ነገር ግን ነጭ ብዙ ጊዜ ለስራ ስለማይሆን የተለያዩ ከለ ቀለም ያላቸውን ከስራ ጋር ሊሄዱ የሚችሉ ባህላዊ ልብሶችን ዲዛይን በማድረግና በማውጣት ስራዎች በዓላዊ ልብስ የተዘጋጀ ይለበሳል። ስለዚህ እኔም ባህላዊ ልብስ ከሚለብሱ መካከል አንደኛው ነኝ።

አዎ ላፕቶፕ አለ ይሄ ላፕቶፕ ለተለያዩ ነገሮች እጠቀምበታለሁ ከዚህም ውስጥ የተለያዩ ቪዲዮዎችን ኢዲት ለማድረግ የተለያዩ ትምህርቶችን ለመማር የተለያዩ ሶፍት ኮፒ የሆኑ ፓወር ፖይንት ለማዘጋጀት የተለያዩ ጽሁፎችን ለመጻፍ የተለያዩ በሶፍት ኮፒ የተደራጁ መረጃዎችን ለመያዝ እጠቀምበታለሁ እንዲሁም የተለያዩ ሶፍትዌሮችን በመጫን ለተለያዩ አገልግሎት የሚውሉና ስራን ሊያቀሉ የሚችሉ ሶፍትዌሮችን በመጫን እጠቀምበታለሁ። ስለዚህ ላፕቶፕ ወደፊትም አሁን ላይ በርካታ አገልግሎቶችን እየሰጠ ያለና ለወደፊትም የሚሰጥ እጅግ ወሳኝና አስፈላጊ የሆነ መሳሪያ ነው። ላፕቶፕ ፕሮሰሰሩን በጨመረ ቁጥር ፍጥነቱም ስለሚጨምር የተሻለ ላፕቶፕ ለመግዛት ወደፊትም እቅድ አለኝ። ስለዚህ ላፕቶፕ በጣም መሰረታዊ የሆነ ነገር ስለሆነ አስፈላጊነቱን በማመን ወደፊትም እጠቀማለሁ አሁንም እየተጠቀሙ እገኛለሁ ላፕቶፕም አለኝ።

በትምህርት ቤት ውስጥ ከምወደው የትምህርት አይነት ውስጥ ጂኦግራፊ ነው። ምክንያቱም ጂኦግራፊ የሚያጠናው ስለ አንድ ስለ መሬት ተፈጥሮአዊ ውቅር ስለሆነ መሬት ደግሞ ምን አይነት ተፈጥሮ እንዳላት አፈጣጥሮን በደንብ ማወቅ ስለምፈልግ ታሪክን በደንብ ስለሚያስገነዝብና የተለያዩ እውቀቶችን ስለሚያስጨብጥ ዲዮግራፊን በጣም እወዳለሁ። በትምህርት ቤት ህይወቴም ከፍተኛ ውጤት ከማመጣባቸው የትምህርት አይነቶች አንዱ ጂኦግራፊ ነው። ስለዚህ ጂኦግራፊ በጣም ከምወዳቸው የትምህርት አይነቶች አንዱ ሲሆን ለበርካታ ጊዜም በከፍተኛ ውጤት ካሉት ከሌሎች የትምህርት አይነቶች የተሻለ ውጤት የማስመዘገብበት የትምህርት አይነት ጂኦግራፊ ነው። ስለሆነም ጂኦግራፊ ስለ መሬት አቀማመጥ ስለ መሬት አወሳይ ስለ ተፈጥሮአዊ ሁነቶች ስለ መሬቱ ውቅሩ ከውስጥ አንስቶ እስከ ላይ እስከ ላይኛው ድረስ ያለውን ስለተለያዩ ሳተገም ፍንዳታዋች የመሳሰሉትን ስለ ጂኦሎጂ የመሳሰሉትን ነገሮች ለማጥናት ስለሚያግስ እኔ በጣም ከምወደውና ከትኩረትም ስከታተለው ከነበሩ የትምህርት አይነት ውስጥ ጂኦግራፊ ነው። ጂኦግራፊን በደንብ ለመገንዘብ የራሴን ጥረት ሳደርግ ነበር። ጂኦግራፊ አሁንም ወደፊትም በደንብ በትምህርት የታገዘ ጥሩ ውጤት ላይ የምደርስበት የትምህርት አይነት ነው። ስለዚህ በጣም የምወደው የትምህርት አይነት ጂኦግራፊ ነበር ማለት ነው።